መጥፎ መጥፎ ነገሮች እንግዲህ ወደ ህይወታችን በሚመጡ ሰዓት ዋጋ ያስከፍሉናል ዋጋ መክፈል ደግሞ ያው በጣም ክፉ ነገር ነው። ምክንያቱም ዋጋን የምንከፍል ሰዓት መልሰን የማናገኛቸውን ነገሮች ልናጣቸው እንችላለን። ስለዚህ መጥፎ ነገር እንዳይፈጠር ያው ቀድመን ነው መጠንቀቅ ያለብን ማለት ነው። መጥፎ ነገሮች ምንድናቸው? በምን ሊመጡ ይችላሉ? እንዴትስ ልናስብ ለናቅዳቸው እንችላለን? እንዴት ነው የሚመጡት የሚሉትን እንግዲህ? ተንተን እያደረግን ለማየት እንሞክር እስቲ። መጥፎ ነገር ማለት። ከተለመደው ከሰባዊ ተግባር ወጣ ያለ ወይም ደግሞ የማይወደድ የማይመች። ሰዎች ራሱ የማይወዱት ሁሉም ሰው በብዙሃኑ ማህበረሰብ ተቀባይነት የሌለው ነገር መጥፎ ነገር ይባላል። መጥፎ ነገር። እንዴት ነው ሚከሰተው በምንል ሰዓት ደግሞ? ሁለት ጥሩና መጥፎ ሀሳቦች ሲጋጩ ከዛ በኋላ ያ ጥሩ ያልሆነው ሀሳብ በሚያሸንፍ ሰዓት መጥፎ ነገር ሊከሰት ይችላል ማለት ነው። ወይ ደግሞ ሰዎች እንደዚሁ ከመሬት ተነስተው በገዛ ፍቃዳቸው በመነሳሳት ወይም ደግሞ ሰይጣን አሳስቷቸው የሚያደርጉት ነገር መጥፎ ነገር ይባላል። ሌላ ሌላ ደግሞ። አየር ሁኔታ በመቀየሩ ምክንያት የሚነሳ የሙቀት መጠን በጣም ከፍ ሲል እሱን መጥፎ ይባላል። እንደገና በዚህ አሁንም ደግሞ የአየር ሁኔታ ስለተቀየረ ብቻ የሚፈጠር በጣም ቅዝቃዜ ከሆነ እሱን መጥፎ ይባላል ማለት ነው። ሌላ ደግሞ እንደገና አሁን የአየር ሙቀቱ ተቀይሮ በጣም የከፋ ደረጃ ላይ ይደርስና ወደ እሳትነት ተቀይሮ እሳት ይነሳል ምናምን ነገር ከዛ ጫካዎች እንዳለ ነዶ ያልቃሉ ተመንጥረው እንዳለ ከያሉበት ይጠፋሉ ማለት ነው። ያ እንደዛ መሆኑ እንግዲህ። በጣም አክሳሪ ነገር ነው በጣም አደጋ ነገር ነው። እንደገና ገጠር ባር እንትኑ የገጠሩን ክፍል ብቻ አይደለም አቃጥሎ የሚያቆመው ወደ ከተማ ሊገባ ይችላል። ወደ ከተማ በሚገባ ሰዓት ደግሞ ቃጠሎ ሊፈጠር ይችላል እንደገና የከተማ ቃጠሎ ደግሞ ያው እንደምታውቁት። በኤሌክትሪክ ገመዶች የተጠላለፈ ስለሆነ እሱ እንግዲህ የማይቋረጥ ቃጠሎና ፍጅትን ሊያስከትል ይችላል ማለት ነው። እንደገና ያንን ፍጅት ለማስቆም ደግሞ የምንጠቀማቸው ነገሮችን እንደውም ደሞ ለላ ኪሳራ ሊያመጡ ይችላሉ ይሄም መጥፎ ነው። ማለት ነው። ስለዚህ ቀድመን የማንጠነቀቅ ከሆነ ለምሳሌ ስለ ደኖቻችን ከማሰባችን በፊት ስለ አየር ሁኔታ ማሰብ መቻል እንዳለብን እዚህ ጋር መረዳት አለብን ማለት ነው። የአየር ሁኔታችንን ምንድነው ሊቀይረው የሚችለው? መጥፎ ሊያደርገው የሚችለው ምንድነው የሚለውን ነገር? በደንብ ካየን ካወራን ምናምን ነገር ሀሳብ በደንብ ከተለዋወጥን በኋላ ወደ መፍትሄ ሀሳቡ ይኬዳል ማለት ነው። እንግዲህ አሁን ሌላው ነገር ደግሞ ምንድነው? መጥፎ የሚባለው ምንድነው ለምሳሌ። ሰዎች ለምሳሌ በሀሳብ አለመግባባት ሊፈጠር ይችላል። በሀሳብ አለመግባባት ከተፈጠረ በኋላ አንዱ አንዱ ላይ ጥቃት ሊያደርስ ይችላል። ያደረሰው ጥቃት ደግሞ በጣም ከባድ ሲሆንና የከፋ ደረጃ ላይ የሚደርስ ከሆነ ምን ይባላል መጥፎ ይባላል ማለት ነው። እና መጥፎ ነገር እንዴት ነው ሊያደርግ የሚችለው ያ ሰው በምትሉ ሰዓት? እንግዲህ ጉልበታቸው አልመጣጠን ይልና እነዛ ሰዎች እንደዚህ በሚታገሉ ሰዓት በሚጣሉ ሰዓት አንዱ አንዱን ሊጎዳ ይችላል ማለት ነው። ጉልበት ያለው ወይም ደግሞ እድል ያለው ያኛውን ጉዳት በሚያደርስበት ሰዓት። ያልታሰበ መጥፎ ነገር ሊከሰት ይችላል ማለት ነው። ስለዚህ የህይወት ኪሳራ ሊመጣ ይችል ይሆናል ወይ ደግሞ። የአካል መውግደል ይሄው በቃ የተለያየው መጥፎ የምንላቸው ነገሮች ሊፈጠሩ ይችላሉ ማለት ነው። ስለዚህ እነዛን ነገሮች በምንድነው የምናስቆመው? እንዴት ነው ምን ልንከላከላቸው የምንችለው የሚሉትን? እያንዳንዱን የመጥፎ ነገሮችን አመጣጣቸውን በደንብ በማየት ከየት እንደመጡ ለምን እንደመጡ እንዴት እንደመጡ በማየት እና በመገምገም መከላከል በጣም ያስፈልጋል ማለት ነው። የማንከላከላቸው ከሆነ። ዛሬ ላይ በአይን የሚታዩ መጥፎ ነገሮች ነገ ላይ አካል ለብሰው ስጋ ለብሶ ነፍስ ዘርቶ መጥቶ እኛንም ወደ መጥፎ ነገር ውስጥ ሊከቱኝ ይችላሉ ማለት ነው። ስለዚህ መጥፎ ነገሮች ያው መጥፎ መሆናቸውን አውቀን የሚያደርሱትም ኪሳራ በጣም መጥፎ እንደሆነ አውቀን ልንጠነቀቅ ይገባናልና። ከመጥፎ ነገሮች ራሳችንን ቆጥበን ሀገራችንን ከመጥፎ ነገር ቆጥበን የተሻለች ኢትዮጵያንና

ብድር ይላል ብድር ምንድነው? ብድር ማለት ሰዎች ከሰዎች ላይ የሚወስዱት ገንዘብ ሊሆን ይችላል እቃ ሊሆን ይችላል ሀሳብ ሊሆን ይችላል ጊዜ ሊሆን ይችላል ወስደው አቆይተው ከሆነ ሰዓት በኋላ የሚመልሱት ነገር ማለት ነው። ብድር ማለት እንግዲህ ማን ለማን ያበድራል ለምን ይበዳደራሉ እንዴት ይበዳደራሉ መቼ ይበዳደራሉ የሚሉትን ጥያቄዎች። በመተንተን ለየት ባለው ሁኔታ ማየት እንችላለን ማለት ነው። እንግዲህ ብድር ማለት ለምሳሌ የድርጅቶችን ብድር በምናይ ሳዓት ድርጅቶች ለሰራተኞቻቸው ወይንም ደግሞ ለውጭ ደንበኛ ቡድን መስጠት ይችላሉ ማለት ነው። እንዴት ነው እሚያበድሩት እሚለውን በጥልቀት በምናይ ሰዓት። ሰራተኛ ከሆነ አንድ የውስጥ ሰራተኛ እዛው የድርጅቱ ሰራተኛ ነው ሙሉ መረጃው እዛው እነሱ ጋር ነው ያለው ገና ከውጪ ሄዶ ከቤት ሊያመጣ የሚጠበቅበት ምንም አይነት መረጃ የለውም ማለት ነው። ስለዚህ ያ ሰው እዛው እንዳለ እዛው ቤት ውስጥ እንዳለ ምን ይጀምራል ብድር መጠየቅ ይችላል ብድር በሚጠይቅበት ሰዓት። የብድሩን መጠን ታይቶና የብድሩ አይነት ታይቶ እሚጠየቁ ነገሮች አሉ ማለት ነው። ብድሩ ትንሽና አይነቱም ደግሞ ይሄ መሰረት ምንድነው? መሰረታዊ ብድር የሚባለው አይነት ከሆነ ያ ሰው ምንም አይጠየቅም ማለት ነው። በአንጻሩ ምንም ሳይጠየቅ ምን ማድረግ እንችላለን ማለት ነው። ብድሩን መስጠት እንችላለን ማለት ነው። ሌላኛው ብድር ምንድነው? ከፍ ያለ ብድር በሚሆን ሰዓት ደግሞ ሰራተኛ ሆኖ ራሱን ማሳያ ሊጠየቅ ይችላል ማለት ነው። ማሳያው እቤት ሊሆን ይችላል። እንደገና መኪና ሊሆን ይችላል። እና እነዚህን አሲዞ እንግዲህ ብድር መውሰድ እሚችለው ማለት ነው። ያን የወሰደውን ብድር ደግሞ በሚከፈል ሰዓት በሶስት አይነት ክፍያ መክፈል ይችላል በየወሩ ወሩ ከአካውንቴ ይቆረጥልኝ ማለት ይችላል። እንደገና በየሶስት ወሩ ከአካውንቴ ይቆረጥ ማለት ይችላል እንደገና በየስድስት ወር ነው እምከፍለው ማለት ይችላል። የመጨረሻው ደግሞ እኔ የሚመቸኝ በአመት ነው ገቢ የማገኘው በአመት ስለሆነ በየአመቱ ነው እምከፍለው ማለት ይችላል ማለት ነው። እንደዛ በሚል ሰዓት እንግዲህ ነገሮች ከበድ እንዳይሉ ቀለል እናደርጋቸውና እንደየሁኔታው እንግዲህ ብድሩን እንሰጣቸዋለን የምንሰጣቸው ብድር ደግሞ እንትኑን የሚያክል ማለት ነው። የሚያስይዙትን የማሳያ መጠን አይተን ከዛ በኋላ ማሳያው ድሮ ለአምስት አመት ከሆነ ያስያዙት ማሳያ ከአምስት አመት በኋላ ስንት ሊያወጣ ይችላል። ብለን የሀገሪቷን የገበያ ሁኔታ በደንብ ካጠናን በኋላ ወይም ደግሞ የሰያዙት ቤት ከሆነ የቤቱን እድሜ በደንብ አይተን በደንብ ሂሳባዊ ስሌት ከሰራን በኋላ ነው እንግዲህ ለነዛ ሰዎች ብድር እምንሰጠው ማለት ነው። የውጪ ደንበኛ በሚሆን ሰዓት ደግሞ እንግዲህ ደንበኛ በሚሆን ሰዓት ያው የሚያስፈልጉ መሰረታዊ መሰረታዊ ነገሮች አሉ። ምክንያቱም ይህንን ቀድመን ያዝንበት ምንም ነገር የለም። ያኛውን ሰራተኛውን እኮ የትምህርት ቤት መረጃውን ሙሉውን በቃ ከአንደኛ አመቱ ጀምሮ ያለውን መረጃ በደንብ ሰብስበን ይዘናል። እንደገና ዘመዶቹን ሙሉ ቤተሰቦቹን መዝገበን ይዘናል ስለዚህ ይሄ ሰው ልጥፋ ቢል እንኳን በእነዚህ ሰዎች በኩል ልናገኘው እንችላለን ማለት ነው። እንግዲህ ያኛው ብድር በሚሆን ሰዓት ደግሞ የሚፈለጉ በጣም ብዙ ብዙ መረጃዎች አሉ። እንደገና ይሄ መታወቂያ ምናምን የንግድ ፍቃድ ምናምን ይሄ ምናምን እሚባለው የንግድ ምዝገባ ምናምን የሚባሉ ነገሮች ናቸው መሰረታዊ ነገር ናቸው። ሌላው ሚስትየው ራሷ መጣ ትፈርማለች ሚስቴ መጣ ትፈርምና ነው። እንትኑ ራሱ ድርጅት ፕሮሰሱ ራሱ እሚጀመረው ማለት ነው። ከዛ እንደዛ ፕሮሰስ ከተደረገለት በኋላ። ሰውየው ይታያል የሚያመጣው የሚያስይዘው እንትን ይሄ ምንድነው እሚባለው? ማሳጅ ይታይለታል። ለምሳሌ በሚሊየን ከሆነ እሚወስደው የሚያስይዘውም በሚሊየን መሆን አለበት። ለምሳሌ ቤቱ በሚሊየኖች ቁጥር ብር የሚያመጣ ከሆነም ደግሞ ዋጋ የሚያወጣ ከሆነ ሰውየው በሚሊየን ደግሞ መበደር ይችላል ማለት ነው። ይሄ ነው እንግዲህ አሁን ብድር እንትን እንዳይል እንዳይበላሽ በየወሩ በስነ ስርዓት እንዲለቀም እንዲሰበሰብ ምን ማድረግ አለብን ማለት ነው። እኛ ብድር ስሩ ሰዎችን በየጊዜው ማስታወስ መቻል አለብን። ብር አስቀምጡልን ቆርጠነው ምናምን እንቅልፍ እያልን ይፈጸም ነው እያልን ማስታወስ ይኖርብናል ማለት ነው

ለምንድን ይላል ለምንድነው ማለት ምን ማለት ነው? ልምድ እንግዲህ በብዙ ነገሮች ሊፈታ ይችላል ብዙ ትርጉሞች ሊኖሩት ይችላሉ። ከቦታ ቦታ ደግሞ የተለያየ ልምድ ሊኖር ይችላል ማለት ነው። ልምድ ማለት ስለአንድ ነገር ያለን እውቀት ማለት ነው። አንድን ነገር ለመስራት ያለን የኛ እውቀት አለን የምንለው ጥበባችን እንግዲህ ልምድ ይባላል ማለት ነው። ልምድ ማለት እኛ ከምናደርገው ሌሎች ከሚያደርጉት ብዙ ሰዎች ደግሞ ከሚከውኑት ነገር የተሻለውን አንድን ስራ ለምሳሌ ተመሳሳይ ስራ አስር ሰው ወይ ሰርተውት ከአስሩ አንደኛው የተሻለ ከሰራ ያ ሰው ልምድ አለው ብለን እንላለን ማለት ነው። ልምድ የሚመጣው እንግዲህ ረጅም ሰዓት በመስራትና በትኩረት ከመስራት ነው ማለት ነው እንግዲህ እንደገና ደግሞ በቆይታ ነው ማለት ነው። እድሜም እንግዲህ ብዙ ነገር ያስተምራል ብለን ስንል ከብዙ ነገር ተነስተን ነው ማለት ነው። አሁን ለምሳሌ የሆነ ነገር ለመወዳደር የሆነ ቦታ ለመወዳደር ልምድ አምጣ ትባላለህ። ልምድ ማለት ያው የስራ ልምድ አምጣ ነው ማለት ነው። ያንን የስራ ልምድ የምናገኘው እንግዲህ በየቦታው ከሰራነው እንደገና ደግሞ አሁን ከምንሰራበት መስሪያ ቤት ማስጻፍ መጠየቅ እንችላለን ማለት ነው። ይህንን የምናደርገው ለምንድነው እንግዲህ እዛ የምንሄድበት ቦታ ስለተጠየቅን ነው እንግዲህ አንተ ልምድ ልምድ ያስፈልግሃል። ልምድ ከሌለ ደግሞ እኛ ጋር ለመስራት ይከብድሃል። ምክንያቱም እኛ ጋር ያለውን ስራ እዛ በፊት የነበርክበት ጋር ሰርተህ በማታቅ ከሆነ ጥሩ አይሆንም ምናምን ብለው ይጠይቁኝ ይችላሉ ማለት ነው። ልምድ በሚጠይቁኝ ሰዓት እኔም እሰጣቸዋለሁ ማለት ነው። ያንን ከሰጠሁ በኋላ አይተውት የኔ ልምዱ የኔ የሰጠኋቸው የሰራ ልምድ ተቀባይነት ካለው እኔን ይቀበሉኛል ማለት ነው። ካለው እኔናማ አይቀበሉኝም ይተውኛል ማለት ነው። ስለዚህ በምን በሚቀበሉኝ ሰዓት እነሱ ጋር ሄጄ የተሻለውን ስራ ይዠ ለመስራት ሁኔታዎች ይመቻቸውልኛል ማለት ነው። ካልተቀበሉኝ ደግሞ መለስ ብዬ የተሰጠኝን ለምሳሌ ከዚህ የተሰጠኝን የስራ ልምድ ምን አይነት የስራ ልምድ ነው ለምንድነው ውድቅ የተደረገው? ለምንድነው ተቀባይነት ያጣው? የሚለውን ነገር መለስ ብዬ እፈልጋለሁ ማለት ነው። ራሴን እጠይቃለሁ ሰዎችን እጠይቃለሁ። እንደገና አጠናለሁ ምናምን ነገር። ልምድ ማለት ምን ማለት ነው? የስራ ልምድ ማለት ምን ማለት ነው? እንዴት ነው አንድ ሰው ልምድ ሊያገኝ የሚችለው? ያገኘውንስ ልምድ እንዴት ነው ሊያወጣ የምንችለው? በምን ምክንያት ነውስ? ልምድ እያለሁ ከእድገት የሚከለከለው? እድገት ደግሞ የተከለከለ ሰው ምንድነው ማድረግ ያለበት? የሚሉ በቃ በጣም ብዙ ብዙ ብዙ በቃ ብዙ ጥያቄዎችን ወደ አእምሮአችን አምጥተን እንጠይቃለን። ጥያቄዎችን ከጠየቅን በኋላ ደግሞ ወደ መልስ ነው የምንሄደው ማለት ነው። አንድ ልምድ ያለው ሰው ልምድ ከሌለው ሰው በምን በምን ይለያል ብለን በምናነሳ ስዓት። ለምሳሌ ሃያ ልምድ የሌላቸው ሰዎችን ከምትቀጥር ላሊዮን አሁን አንዳንዴ አሁን የኔ ሀሳብ ሃያ ልምድ የሌላቸውን ሰዎች ከምትቀጥር አንድ ልምድ ያለው ሰው ቀጥረህ የሃያዎቻችን ሰው የሃያዎቻችን ሰዎች ደሞዝ ብትሰጠው የተሻለ ነው ተመራጭ ይሆናል። የተሻለ ነገርም ያመጣልሃል። ብዬ ነው የማስበው ማለት ነው። እኔ እንደራሴ ስለዚህ ለምሳሌ ስራዎች በጉልበት የሚሰሩ ስራዎች አሉ ልምድ የማይጠይቁ ስራዎች አሉ። አንዳንዶች ደግሞ በደንብ በልምድ በብልሃት ካልሆነ የማይሰሩ ስራዎች አሉ ማለት ነው። ስለዚህ እኛም ስራዎችን ለይተን ነው ማሰራት ያለብን። ይህ ልምድ የሚጠይቀውን ስራ ምንም ሳናንገራግር ወደኋላ ሳንል በሀሳብ ወደ ወዴት ወዴትም ሳንል ማለት ነው። መስራት ለሚችል ሰው ልምድ ላለው ሰው ነው። መስጠት ያለብን ማለት ነው። ለምሳሌ አስር ሰዎች ልምድ ያላቸው ሰዎች ቢመጡ ማለት ነው። እዛ አንድን ስራ ለመስራት ቢያመለክቱ መጀመሪያ በጽሁፍ ፈተና እንፈትናቸዋለን ልምዳቸውን አይተን ያመጡልንን መረጃ በደንብ አይተን እንትን አለመሆኑን የውሸት መረጃ አለመሆኑን በደንብ አገላብጠን ምናምን ካየነው በኋላ መጠየቅ ያለብንን ቦታ ጠይቀን አረጋግጠን ምናምን ከደረስንበት በኋላ እነዛን ሰዎች ወደ ጽሁፍ ፈተና እንወስዳቸዋለን ማለት ነው። ከዛ የጽሁፍ ፈተና ደግሞ አይተን በጽሁፍ ፈተና ምንጥለውን እንጥላለን እንደገና ከዛ ያለፈውን ደግሞ ወደ ቃል ፈተና እንወስደዋለን ማለት ነው። የቃል ፈተና ተፈትነው እንግዲህ ከሚያልፉት ሰዎች መካከል ነው እንግዲህ መለስ ብለን አሁንም እኩል ከሆነ ልምዱንም እናየዋለን ልምዱን በደንብ ጠለቅ ብለን እናያለን ማለት ነው። ከዛ ካየን በኋላ ነው። ምንቀጥረው

አያት ይላል አያት ማለት እንግዲህ የአባት አባት አባት ማለት ነው ለምሳሌ እኔ አሁን አባት አለኝ የአባቴ አባት አያት ነው የሚባለው ማለት ነው። አያት ብዙ ጊዜ እንትን ነው ይወዳሉ ልጆቻቸውን ይወዳሉ ማለት የልጅ ልጆቻቸውን የልጅ ልጆቻቸውን ይወዳሉ ምናምን ነገር ይንከባከባሉ። ብዙ ጊዜ ደግሞ ያው እንትን ያለ ሀብታም ናቸው ምናምን ነገር ያላቸውን ነገር ደግሞ ልጆቻቸው ምናምን ያከፍላሉ። ከዛ ሙሉም ከሰጡ በኋላ ምንድነው የሚሆኑ ተጧሪ ነው የሚሆኑት ማለት ነው። ተጧሪ ተጧሪ ማለት እንደነዛ አይነት ሰዎች ናቸው። ሌላ ሌላ ያው የሪል ስቴት ስምም ሊሆን ይችላል። ለምሳሌ አያት ሪል ስቴት የሚባል አለ። ያ አያት አያት ሪል ስቴት የሚባለው እንግዲህ ቤቶችን እየገነቡ እየገነቡ እየገነቡ ይሸጣሉ ማለት ነው። የሚሸጡት ደግሞ በጣም በብዙ ብር ነው በቃ። በሚሊየን ነው ሚቆጠረው እነሱ ሚሸጡበት ብር ያንን ብር ደግሞ ማግኘት እኛ ከባድ ሊሆንብን ይችላል ማለት ነው። ስለዚህ የሚከብደንን ነገር ደግሞ ማድረግ ብዙም ትንትን የለም ብዙም ተፈላጊነት የለውም ማለት ነው። ስለዚህ ከአያት ምናምን ደግሞ እንደዚህ ይላሉ እኛ አያቶች ነን ምናምን እያሉ ራሳቸውን ያስተዋውቃሉ ማለት ነው። አያቶች ይሁኑ አባቶቹ ይሁኑ እኛም ምናአገባን ሲጀመር። የያዙት እንትን ራሱ እቃ ራሱ በጣም ውድ ነው ከሚባለው ከሚገባው በላይ ውድ የሆነ እቃ ነው እነሱ እንትን የሚሉት የሚሸጡት እና ደግሞ እኮ ለመኖር ራሱ የሚመች አይመስለኝም። ነገሩን እኔ አሁን ምን እንደዚህ አይነት ነገር ምን አስወራኝ አላውቅም። ህጄ ስላላየሁ ወይ ደግሞ ከዚህ በፊት ሰርተው ያሰከረከቡት ነገር እኔ እማቀው ነገር ስለሌለ ስለእነሱም ብዙ ማውራት አልችልም ማለት ነው። ሌላው እንግዲህ እዚህ ቃል ሌላኛው ትርጉሙ አሁን ይሄ ሶስት ትርጉም አለው አያት ማለት የአባት አባት ማለት ነው። አንደኛው ሁለተኛው ደግሞ ያው ቅድም እንዳነሳነው አያት ሪል ስቴት ነው። እንግዲህ ሶስተኛው ደግሞ አህያት ብለን ልንጠራ እንችላለን ማለት ነው። አያት ማለት ተመለከታት ማለት ነው። ለምንድነው ያያት ለምሳሌ አሁን ሰውየው ሴትየዋን አያት ስንል ለምንድነው ያያት? ስለወደዳት ነው ወይስ ስለጠላት ነው? ያያት ገብቷቸዋል አይደለ አንድ ሰው አንድን ሰው በደንብ አትኩሮ ሲያይ እኮ ምክንያት ይኖረዋል ማለት ነው። ያ ምክንያት ደግሞ መልካም ምክንያት ሊሆን ይችላል። መጥፎ ምክንያት ሊሆን ይችላል ማለት ነው። አሞኔ ግን ማየት ማለት አያት የሚለው ጋር ያንን ይገልጻል ማለት ነው። ለምንድነው ምታየው? ለምሳሌ ለምንድነው ምታያት? አንተ ብለህ ትጠይቀዋለህ እሱ ያንን ሰውዬ ማለት ነው። ያ ሰውዬ ወይ ከዚህ በፊት እንደዚህ የሆነ ሱስ ሊኖርበት ይችላል የማየት ምናምን ዝም ብሎ የአይን ሻወር ሚወስዱ አሉ እንደለ እንደዛ ሊሆን ሆነበት ሊሆን ይችላል። እንደገና ደግሞ ሊሆን ይችላል ያቺን ልጅ ስላያት በቃ ተመችታው ምናምን ነገር ቁንጅናዋ ውበትዋ ፀጉዋ ዳሌዋ ምናምን የሆነ ዳሌዋ ቂጧ ግድግድ ምናምን ከሆነ አማላይ ሆናለት ሊሆን ይችላል ማለት ነው። በዚህ በዚህ ምክንያትም እንትን ትላለች እንትን ይላል ማለት ነው ሊያያት ይችላል። እና ለምንድነው ያየሃት ምናምን ተብሎ ሊጠየቅ ይችላል ማለት ነው። ሌላው ምክንያት የሆነ የሚያውቃት ምናምን መስሎት ከዚህ በፊት የሆነ ቦታ የሚያውቃት ምናምን መስሎት ወይ ደግሞ ከእሷ ጋር የሆነ ነገር ከዚህ በፊት የተቋደሰ የተቋረሰ ምናምን የተቀማመሰ ምናምን መስሎት ሊታየው ይችላል ማለት ነው። ስለዚህ እነዚህ ሁሉ ነገሮች አንድ ላይ ተደማምሮ ተደማምሮ አያት የሚለውን ትርጉም ይሰጡናል ማለት ነው። ስለዚህ አሁን አያት ሲል ብሎ አንድ ሰው እንትና እኮ አቶ እንትና አያት ብሎ ሲልህ መጀመሪያ ራስህ መልስ መስጠት መቻል አለብህ ማለት ነው። ለዚህ ነገር ምንድነው መልስ የምትሰጠው? እንዴት ነው ያያት ለምንድነው ሊያያት የቻለው ብለህ ሰውየውጋ ከመሄድ በፊት ራስህን መጠየቅ መቻል አለብህ። የሰውየውን ባህሪ ከዚህ በፊት የምታውቀው ከሆነ እሱ ዝም ብሎ ሰዎች ላይ ማፍጠጥ ምናምን ከሆነ ዳሌና እንደዚህ ፀጉር ምናምን እያየ ዝም ብሎ የሚመሰጥ አይኑን እማያዞርም ዝም ብሎ የሚያይ ከሆነ ችግር የለም። ይያት ስለዚህ አያት አትበሉ

ቃለ መጠየቅ ይላል ቃለ መጠየቅ ምንድነው? የሚያደርገው ማነው ካለመጠየቅ መቼ ነው የሚደረገው? ለምሳሌ ቃለመጠየቅ ማለት አንድ ሰው ስለሆነ ነገር አንድን ሰው ጥያቄ ሲጠይቅ ማለት ነው። ጥያቄ ጠየቁ። ለምሳሌ ጋዜጠኛ ሊሆን ይችላል ጋዜጠኛው። ተጋባሽ እንግዳ ይኖረዋል ያንን እንግዳውን ጥያቄ ጠይቀዋል ማለት ነው። ጥያቄ ጠየቁት። ሰውየው የሚሰጠው መልስ እና ጥያቄ የሚጠይቀው አንድ ላይ ምን ይባላል? ቃለ መጠየቅ ይባላል ማለት ነው። እና ቃለ መጠየቅ በሚደረግ ሰዓት። ሁለት ሰዎች ወይም ሶስት ሰዎች ያስፈልጋሉ ከዛም በላይ ሊሆኑ ይችላሉ ማለት ነው። ስቱዲዮ ውስጥ ጠርቷቸው ቃለመጠየቅ ሊያደርግላቸው ይችላል ሊጠይቃቸው ይችላል ማለት ነው። እንዴት ደና ናቹ እንዴት ናቹ ምናምን። መቼ ነው ምትሉት የመጣችውት ምትመጡት የሄዳቹት ምትሄዱት ምናምን እያለ ቃለ መጠየቅ ሊያደርግላቸው ይችላል። ወይ ደሞ የሆነ ርዕስ አንስቶ ለምሳሌ ስለ እግር ኳስ አንስቶ ሊጠይቃቸው ይችላል ማለት ነውና። እነሱ ደግሞ እንትና ሰላዲን በርጌቾ አዳነ ግርማ በዚ ወቶ እንደዚ በቴስታ ሲያገባ ማለት ነው ምናምን ብሎ ከዛ ጌታነህ ምናምን እያሉ ማለት ነው። ኡመድ ኡኩሪ ምናምን እያሉ። እያንዳንዱን እንትኖች እግር ኳስ ተጫዋች በስም እየጠሩ ሀሳብ ሲሰጡ ምናምን ነገር ወይ ደሞ የሰውነት ቢሻው እንደዚህ ሆኖ በዚ ገብቶ በዚ ወጥቶ ምናምን እያሉ። ሀሳብ የሚሰጡበትን ውደት ምታዘጋጅበት ቃለመጠይቅ ነው ሚባለው እንግዲ። ቃለመጠይቁ ይዘቱ የተለያየ ቢሆንም ለምሳሌ አንድ ጥያቄ ብቻ ላይሆን ይችላል ጥያቄውን በዛ አድርገው እንግዲ ቶሎ ቶሎ ቶሎ ቶሎ ሊጠይቁ ይችላሉ ማለት ነው። ሌላ ሌላው ነገር ምንድነው? ቃለመጠይቅ ስራ ቦታም እንትን ሊባል ይችላል ማለት ነው። ቃለመጠይቅ ማለት የቃል ፈተና ማለት ነው። እንግዴ አሰሪዎቹ ጥያቄ ይጠይቁሃል ማለት ነው። አንተን ፍለፊት አቁመው ጥያቄ ይጠይቁሃል አንተ ማነህ አንተ ምንድነህ ምን ታውቃለህ ምን አታውቅም ምን አለህ ምን የለህም ምን ትችላለህ ምን አትችልም። የት ትሄዳለህ የት አትሄድም ምን ትታዘዛለህ ምን አትታዘዝም። ሌላ ደሞ ምን ትወዳለህ ምን አቶድም በምን ደካማ ነህ በምን ጠንካራ ነህ። እያሉ ማለት ነው። እያንዳንዱ ሰውን በማፋጠጥ እነሱ አሁን እዛ ቤት ውስጥ ስድስት ሰባት ሊሆኑ ይችላሉ። አንዱ ልጅ ነው ግን ሰራተኛ ተብሎ አሁን ተፈትኖ ምናምን የጽሁፍ ፈተና አልፎ ለቃለ መጠየቅ ደርሶ እዛ ጋ ከእነሱ ጋር ሚጋፈጠው አንዱ ብቻውን ነው ሰባቱን ሚጋፈጠው ማለት ነው። ወላ ላይደማመጡ ይችላሉ አንደኛው እየጠየቀ ሌላኛው ደርቦ ሊጠይቅ ይችላል ማለት ነው። ስለዚ እዛ ጋር ብልጠት ያስፈልጋል ብልጥ በመሆን መለስ ብሎ ነገሮችን በማስተዋል በማየት ጥያቄዎቹን መመለስ በጣም ተገቢ ነው ሚሆነው ማለት ነው። የሚጠይቁት ጥያቄ ያው የዛን ያህል ክፉና የሚጥል ጥያቄ አደለም ግን እኛ ራሳችን እንግዲ ራሳችንን ለማዘጋጀት ወይም ደሞ ቦታው ላይ ብቁ ነኝ ብሎ ራሱን እና በማዘጋጀት እነዛን የተጠየቁ ጥያቄዎችን መመለስ ማለት ነው። ጥያቄዎችን ከመመለስ በኋላ ሌላ ሊመጣ የሚችል ነገር ምንድነው? እንትን ነው የድጋሚ ጥያቄ ነው ሚመጣው ድጋሚ ጥያቄ ሲመጣ አሁንም እየጠበቅን እየጠበቅን ጥያቄዎችን አንድ በአንድ እንመልሳቸዋለን ማለት ነው። ስለዚ አሁን የነገው ተረኛ ምትሆን ሰው ማለት ነው ለቃለ መጠይቅ ተረኛ ምትሆን ከሆነ ራስህን አዘጋጅተህ መሄድ አለብህ ማለት ነው። በታሪክም ትንሽ ራስህን ቆርቆር ማረግ መቻል አለብን። ራስህን ገፋ ገፋ አድርገህ ወደሚገባው ቦታ ለመድረስ ስራን እንደዛ መስራት አለብህ ማለት ነው። ስለዚ ቃለ መጠየቅ የሚደረግለት ሰው ብዙ ነገር አዋቂ መሆን አለበት። ጥያቄ ሲጠየቅ እንዳይሰጥ

ስኳር ይላል ጥያቄው እንግዲህ ስኳር ማለት የሚጣፍጥ ነገር ነው። ስኳር ማለት እንግዲህ የሚጣፍጥ ነገር ሆኖ የሚሰራው ከእንትን ነው ከሸንኮራ ነው። ሸንኮራ ማለት ደግሞ ይሄ አገዳ የሚባለውን ታውቁታላችሁ? ምናልባት ከሸንኮራ ሸንኮራ ምን ይደረጋል ሸንኮራ ይተከላል ማለት ነው። ሲተከል እንግዲህ ይቆራረጥ ይቆራረጥና መሬት ውስጥ መሬቱ ተቀዶ መሬት ውስጥ ይከበራል። በኋላ ውሃ በመጠጣት የሚያስፈልጉ ግብአቶች ይሰጡታል ማለት ነው። ለሸንኮራው ከዛ በኋላ ሸንኮራው ይበቅላል ማለት ነው። በቅሎ በጣም በእንክብካቤ መድሃኒት እየተሰጠ ማዳበሪያ እየተሰጠው ውሃ እየጠጣ ማለት ነው። አስፈላጊው ቁፋሮ ይደረግለታል ከዛ በኋላ ያድጋል። ያ ሸንኮራ ማለት ነው። ያ ሸንኮራ ካደገ በኋላ ምን ይደረጋል? እንግዲህ ወደ አንድ አመት ከምናምን ነው የሚፈጅበት ማለት ነው። ያ ሸንኩራ አድጎ ለመብሰል ከዛ በኋላ ሸንኮራው ራሱ መጀመሪያ የተተከለውን አይነት ትላልቅ ሸንቆራ ይሆናል ማለት ነው። ከዛ በኋላ ምን ይደረጋል? እንደኛ አካባቢ ማሳ ላይ እንዳለ እሳት ይለቀቅበታል ማለት ነው። ልክ እሱ በሚመስል ሰዓት ቅጠሎቹ እንዳለ ግማሾቹ ቅጠል ወደ ወደ ላይ ወደ አናቱ አካባቢ ብቻ ከዛ ውጪ ያሉ ቅጠሎች ምን ምን ይሆናሉ ማለት ነው። እየደረቁ እየደረቁ እየደረቁ ራሳቸውን እዛ ለሳቱ ያዘጋጃሉ ማለት ነው። ከዛ በኋላ እንግዲህ ምንድነው የሚደረገው? እሳት ነው የሚለቀቀበት እሳት ይለቀቀበትና ሙሉ ማሳው ላይ ማለት ነው። ማሳ ላይ እንዳለ እዛ የታረሰው እርሻ እርሻ ላይ እንዳለ እሳት ይለቀቅበታል። ከዛ እሳቱ ምን ያደርገዋል ማለት ነው። ይለበልበውና ያበስሏል ማለት ነው። እንደ ጥብስ ያደርገዋል ከዛ መጀመሪያ እንትኑ ገለበው ከለው ላይ ይቅጠሉ እንዳለ ተቃጥሎ ያልቃል ማለት ነው። ከዛ እርቃኑን ይቆማል ሸንኮራው እርቃኑን በሚቆም ሰዓት እንትኖች ይገባሉ ሰራተኞች ይገቡና ማለት ቆረጣ ይጀመራል ማለት። ነው። እየቆረጡ እየከመሩ እየቆረጡ እየከመሩ እየቆረጡ እየከመሩ ሙሉ ማሰውን ይጨርሱታል ማለት ነው። ከላይ ካናቱ ላይ እንትኑን ይቆርጣሉ አናቱን ይቆርጣሉ ከዛ ከስር ደግሞ ከግንዱ ላይ ቁርጥ ያደርጉታል ከስሩ ለቁርጥ ያደርጉትና አንድ ላይ በመስመር ይከመራል ከዛ ተከምሮ ያልቃል ማለት ነው። ማሳ ላይ እንደዛ ለአግዞ ለጭነት እንዲመች ተደርጎ ይከመራል ከዛ ከተከመረ በኋላ ምንድነው እንደነው የሚደረገው? የጭነት መኪና ይመጣል እንደ ትራክተራይነት መኪና ነው። ይመጣል ተሳቢያለሁ ከኋላ ጋሪ አለው። እንደገና ደግሞ የሰው እጅ የሚመስል አይነት መያዣ ያለው የጭነት ላይ የሚጭን ማሽን አለ። እሱም ይመጣል እሱ ከዛ በእጁ እንደዚህ ያዝ እያደረገ እፍስ እያደረገ መኪናው ላይ እዛ ጋሪው ላይ ይጭናል ማለት ነው። እንዳለ ከማንሳው ላይ ጋሪው ላይ ይጭናል። ከዛ ከጋሪው ደግሞ ይዞት ይሄዳል ማለት ነው። ይዞት ይሄድና ምን ያደርገዋል? እዛ እንትን አለ ፋብሪካ አለ ፋብሪካ ይወስደውና እዛ ስኳሩ የሚመረጥበት ቦታ ላይ ማለት ነው። ይወስደውና ትልቅዬ ገንዳ አለ ይሄንን ለዚሁ ስራ የተዘጋጀ ማለት ነው። ውስጥ ይከምረዋል ማለት ነው እዛ ውስጥ ይከምረዋል። ከዛ በኋላ እዛ ውስጥ ከተከመረ በኋላ ምንድነው የሚደረገው ማለት ነው? ይፈጫል ይፈጫል ይፈጫል በቃ እንትኑ ማሽኖ እዛ ላይ እያደቀቀው እየፈጨው እያደቀቀው እየፈጨው ድጋሚው በውሃ በምናምን እየታጠበ ድብን እየተደረገ እየታጠበ እየተፈጨ እየታጠበ እየተፈጨ። እንትኑ ይሄ ፈሳሹ ለብቻ ጠጣሩ ለብቻ ይወጣል ማለት ነው። ከዛ ይወጣል እንደገና በኋላ አሁንም ፈሳሹን እንደገና አሁንም ይጨምቁታል እየጨመቁ እየጨመቁ እየጨመቁ እንደ አዲስ እየጨመቁ። ላይ የሚቀረው የሆነ ጥርት ያለ ነጭ ጠጣር ነገር ይቀራል ያ እንግዲህ የሚገርም ጣፋጭ ነገር ይሆናል። እሱም ስኳር ይባላል

መልካም ልደት መልካም ልደት መልካም ልደት ይላል እንግዲህ መልካም ልደት ማለት። እንኳን ተወለድክ እንኳን በዛሬ ቀን ተወለድክ እንኳን ለተወለድክበት አመት በሰላም አደረሰህ ቀን ነው። እንጂ አመትም ቀንም ያው ወርም ሳምንትም ራሱ እና ያው እንኳን አደረሰህ ለማለት ነው። እንግዲህ ዘፈን አለው ይሄ ራሱ የሆነ ዘፈን አለው እና ዘፈኑን እንግዲህ አጠር መጣን አድርጌ ወደ በኋላ ላይ አሰማችዋለሁ። ከሁሉ በላይ ግን ልደት ለምንድነው? የሚከበረው የሚለውን እንይ እስቲ ልደት ማለት እንግዲህ የትውልድ ቀን መታወሻ ነው ማስታወሻ ነው የሚባለው። እንግዲህ እሱን የሚያከብሩ ሰዎች ናቸው እንግዲህ የሚያውቁት ማለት ነው። እና ማነው ልደትን የሚያከብረው? ደግሞ ልደትን እንግዲህ የሚያከብሩት አንዳንድ ሰዎች ናቸው። በተለይ ሴቶች ሴቶች ሴቶች እና የከተማ ወንዶች ያው ሁለቱም አንድ አይደሉም። የከተማ ወንድ እና ሴት ማለት እኮ አንድ ናቸው ሁለቱም እንደዚህ አይነት ነገር ላይ ዝም ብሎ ማክበር ማክበር ምናምን ነገር ይወዳሉ። እና እነሱ ናቸው እንደዚህ አይነት ነገሮች ላይ ብዙ ጊዜያቸውን የሚያባክኑ ገንዘባቸውን የሚያባክኑ በቃ በእንደዚህ በእንደዚህ በእንደዚህ አይነት ነገሮች እንግዲህ ደስታቸውን የሚፈጥሩ ሰዎች እነሱ ናቸው ማለት ነው። ስለዚህ ልደት የሚከበረው አንድ የተወለዱበትን ቀን ለማስታወስ ነው ማለት ነው። አንድ የተወለዱበትን ቀን ለማስታወስ ነው። እንግዲህ ከልጅነት ጀምሮ የሚከበሩ ልደቶች እንግዲህ ይሄንን ለማስታወስ ነው ከዛ በኋላ ደግሞ ሰፈር ላይ አቅም እንዳላቸው ምናምን ለማሳየት አሁን አሁን ላይማ ትልቅዬ በሬ እያረዱ ነው። እንግዲህ ልደት የሚያከብሩ ማለት ነው። በፊት እኮ እንትን ነው ዝም ብሎ በዳቦ ምናምን ከዛ ሻማ ምናምን ነገር ይደረጋል። አሁን ከባድ ሆኗል። እናቴ ዙሩ ከረር ስላለ በጣም ትላልቅ ትላልቅ ወጪዎችን ወጪ ተደርጎ ምናምን ገንዘቦች ወጪ ተደርገው ምናምን ነው። ልደት የሚከበረው ማለት ነው። እና እና አሁን የትንንሾዎቹ እንደዛ ነው የትልልቆቹ እንደዚህ የደረሱ ሴቶች እና ወንዶች የከተማዎቹ ጥሩ ያው ልደትም ያውቃል የከተማዎቹ እንዴት ነው ልደት የሚያከብሩት የሚለውን። በምናይ ሰዓት ማለት ነው። ለምሳሌ ወንዱ የሆነች የሚፈልጋት ልጅ ካለች ለምሳሌ አብሯት የሆነ የሆነ ነገር ማድረግ ከፈለገ ወይ ደግሞ ልጅቷን በቃ የራሱ ማድረግ ከፈለገ አጋጣሚዎችን ካጣ ምናምን ነገር። ምንድነው? ይወለዳል ማለት ነው። በሆነ ቀን በሆነ ቀን የዛው ቀን የራሱ የሱ ልደት ይሆናል ምናምን ነገር። ከዛ የተለያዩ ዝግጅቶች ይዘጋጃሉ ምናምን ነገር ከዛ። የሆነ እንትን መዝናኛ ቦታ ለየት ያለ እንደ እንትን አይነት እንደ እንደ ምንድነው የሚባለው? ይሄ ለየት ያለ የግል ቤት አይነት ነገር ብቻ ክፍል ይከራያሉ። ኪራይ ማለት ያው ለጊዜው ማለት ነው። ለእለቱ ብቻ እንደ እንደ ምንድነው? እንደ ጊዜያዊ ኪራይ ማለት ነው። እለታዊ ኪራይ አይነት ነገር ይከራያሉ ምናምን ነገር ከዛ በኋላ ይጋበዛሉ ጓደኞች የእሷም የእሱም ጓደኞች ይጋበዛሉ ምናምን ነገር። መሰረታዊ አላማው እንግዲህ እንትን ነው እንግዲህ ልጅቷን ለመብላት ነው ማለት ነው። ከዛ ይጋበዙ እና ከዛ በኋላ እዛ ላይ እንግዲህ ሁሉም የራሱን ድርሻ ያዋጣል ምናምን ይሄ ምንድነው የሚባለው? የመጠጥ የምግብ ምናምን እንግዲህ ልጁ ብቻውን እንዳይሆን የሆነ ያግዙታል ምናምን ነገር እና። ከዛ በኋላ መጨረሻ ላይ እንግዲህ እሷ እና እሱ ወይን መጠጣት ይጀምራሉ። ከዛ መልካም ልደት ምናምን ምናምን ትለዋለች ስጦታ ትሰጠዋለች ከዛ በኋላ ለብቻው ሌሎቹ በቃ መልካም ጊዜ ይሁንላችሁ ምናምን ብሎ ይሄዳሉ። እሱ ብቻውን እዛ እሷን ይዞ ይቀራል። ወይንም ምናምን ይጠጣሉ ከዛ በኋላ ምን ጥያቄ አለው ታዲያ ጦሽ ያደርጋል ማለት ነው። ያለውን ነገር ሁሉ ነው ያንጣጣል ማለት ነው። ሌላ ደግሞ ምንድነው? እንደዚህ ልደት ልደት ሲከበር አንዳንድ ሰዎች ያሉበትን የሆነ የመደበር የመከፋት አይነት ስሜት ውስጥ ሊኖሩ ይችላሉ የሆነ የብቸኝነት ስሜት ውስጥ ሊኖሩ ይችላሉ። ከዛ ከዛ ስሜት ውስጥ ለመውጣት እንግዲህ ምን ያደርጋሉ ልደታቸውን ያከብራሉ በሚያከብሩ ሰዓት ያው ጓደኞቻቸው ይመጣሉ። የተለያዩ ስጦታዎችን ይሰጧቸዋል ምናምን ነገር ስጦታ ደግሞ ያው ትንሽ ያነቃቃቸዋል ማለት ነው። እና ሲደረግላቸው እንግዲህ ደስተኛ ይሆናሉ ማለት ነው። ደስተኛ ህይወት ያለው ሰው ደግሞ በህይወቱ ውጤታማና ያው በስኬታማ ነው የሚሆነው ማለት ነው። ስለዚህ መልካም ልደት እያሉ ስንት አመትህ ነው? ምናምን አስር አመቴ ነው ስድስት አመቴ ነው ምናምን እያለ የሚከበር ልደት እንግዲህ የሀብታሞች እና የከተማ ሰዎች ናቸው ማለት ነው። እና እንደዛ ይመስላል

ልብስ ልብስ እንግዲህ የሚለበስ ነገር ነው የሚለበስ ነገር ደግሞ ልብስ ነው የሚባለው ማለት ነው። እና ልብስ የማይለብስ ሰው ምንም ሰው አይባልም። ሰው ራሱ ያው እብድ ነው የሚባለው ማለት ነው። ልብስ ካልለበሰ እብድ ነው። የሚባለው እና ልብስ ብዙ አይነት ልብሶች አሉ። እንግዲህ የለሊት ልብስ አለ የቀን ልብስ አለ የውስጥ ልብስ አለ የውጭ ልብስ አለ እና ብዙ ብዙ አይነት ልብሶች አሉ። እና የሸክተህ ልብስ አለ እንደገና የስራ ልብስ አለ እንደገና የመኝታ ልብስ አለ። የመዝናኛ ልብስ አለ የስፖርት ልብስ አለ። ሌላ የዋና ልብስ አለ በቃ በጣም ብዙ ብዙ ልብሶች አሉ ማለት ነው። እዚህ ምድር ላይ እንግዲህ ብዙ ልብሶች አሉ። ለምንድነው የሚለበሰው የሚለውን ስናይ? እንግዲህ የሰው ልጅ ልብስ የሚለብሰው ያው አንድ ቆንጆ እንዲሆን ነው እንዲዋብ ነው። ውበቱ እንዲጨምር ምናምን ነገር እና እንዲያምር ነው ሰውነቱ እንዲያምር። ብርድ እንዳይነካው ንፋስ እንዳይነካው ፀሀይ እንዳይነካው ንፋስ እንዳይነካው ነው ማለት ነው። ስለዚህ ልብስ መልበስ ያስፈልገዋል ማለት ነው። ልብስ እንግዲህ ከብዙ አይነት ነገሮች ነው የሚሰራው ማለት ነው። ከቆዳ ሊሰራ ይችላል። ከእንደገና ከእንተን ከጨርቅ ሊሰራ ይችላል። ከጥጥ ሊሰራ ይችላል ከተለያዩ ነገሮች ልብስ ሊዘጋጅ ይችላል ማለት ነው። እና ልብስ ምንድነው ጥቅሙ? ብለን ካየን እንግዲህ አንድ ሰው ልብስ በሚለብስ ሰዓት እንግዲህ ሰውነቱን ይሸፍንበታል ሰውነቱን ሸፈነ ማለት ደግሞ ህፍረቱ ይቀንስለታል። እርቃኑን ከመቆም ይድናል። ያ ሰው እርቃኑን አይቆምም ምናምን ነገር እርቃኑን ካልቆመ ደግሞ ያ ሰው እንግዲህ ጥሩ ሰው ወይም ደግሞ መልካም ሰው በመባል ይታወቃል ማለት ነው። እና ልብስ እንግዲህ መልበስ የጥሩነት ምልክት ነው። ልብስ መልበስ እንግዲህ የመልካምነት ምልክት ነው ልብስ መልበስ እንግዲህ የጤነኛ ሰው ሰውነት ምልክት ነው ማለት ነው። እና ልብስ የሚለብሱ ሰዎች በራሳቸው እንግዲህ ጠንካራዎች ናቸው። ጠንካራ ሰዎች ደግሞ በራሳቸው ልብስ መልበስ የሚችሉ ሰዎች ናቸው ማለት ነው። እና ሁላችሁም እንግዲህ እዚህ ምድር ላይ በምትኖሩ ሰዓት እንግዲህ የተለያየ አይነት ዋጋው ቢለያይም አይነቱ ቢለያይም ጥራቱ ቢለያይም ሁላችሁም እንግዲህ ልብስ ትለብሳላችሁ ማለት ነው። ልብሱ በምትለብሱ ጊዜ ደግሞ የሚያሳምራችሁና ውብ የሚያደርጋቸው የልብስ አይነት አለ ማለት ነው። ስለዚህ ሁላችሁም ልብስ መልበስ አለባቸሁ እና የልብስ ጥቅም ይሄን ይመስላል ማለት ነው። ልብስ እንዴት ይዘጋጃል? የሚለውን ደግሞ አንድ ሰው ይለካል ቁመቱ ይለካል። ውፍረቱ ይለካል ምናምን ነገር ከዛ። ሀሳቡ ይለካል ፍላጎቱ ይለካል ምናምን ነገር ውበቱ ይለካል ከዛ በኋላ ልብስ የሚፈልገው ልብስ ተመርጦ ምናምን ነገር ይመጣና እንትን ይደረጋል ማለት ነው። ይቆረጣል በመቀስ እንደዚህ ሻክ ሻክ ሻክ ተደርጎ ይቆረጥና ማለት ነው። ከዛ በተለካው የልኬት መጠን ምን ይደረጋል ማለት ነው? ተቆርጦ ይሰፋለታል። ከዛ ይሰፋል ይሰፋ ይሰፋ እና መጀመሪያ ሱሪ ከሆነ የሚሰራለት ለዛ ሰውዬ እግሩን ነው የሚሰፋው ማለት ነው። እግሩ ይሰፋል ይሰፋል እግሩ ተሰፍቶ ከዛ በኋላ አንድ እግር ያልቃል። ከዛ በኋላ ሁለተኛ ግራውንም ለብቻ ለየብቻ ነው የሚሰፋው ከዛ ይሰፋ ይሰፋ ይሰፋ እና እሱም ያልቃል ማለት ነው። ከዛ በኋላ እዚህ ከላይ የቀበቶ ማስገቢያው ጋር ደግሞ እንደገና እሱ ለብቻው በሌላ እንትን ሌላ ቦታ ላይ ሶስተኛ ላይ ማለት ነው። ድብን ተደርጎ ይሰፋ ይሰፋ ይሰፋ እና እሱ ያልቃል። እሱ ካለቀ በኋላ ማለት ነው እሱ ተሰፍቶ ካለቀ በኋላ ምንድነው የሚደረገው? እላዩ ላይ እንትን ይደረጋል ማለት ነው። እነዚህ ሶስቱ የተሰፉ ነገሮችን አንድ ላይ በማገናኘት ማለት ነው ልብስ እንዲሆን ይደረጋል ማለት ነው። አንድ ላይ ይመጣና አንድ ላይ ግጥም ብሎ ግጥም ካለ በኋላ ደግሞ አንድ ላይ ይሰፋል ከዛ ተሰፍቶ ያልቃል። ተሰፍቶ ካለቀ በኋላ ደግሞ ምንድነው የሚደረገው? ማለት ነው። ይገነጐናል ተጎንጉኖ ከዛ ውበት እንዲኖረው እንዲያምር ከዛ ምርጥዬ እንዲሆን ይደረጋል። ከዛ ምርጥዬ ከሆነ በኋላ ደግሞ ምንድነው የሚደረገው? ማለት ነው። ትኩስ የሚባል አለ ማለት ነው። ምንድነው ሚባለው? ካውያ ነው የሚባለው በቃ በሱ በዛ በካውያው ደግሞ ትኩስ ትኩስ ትኩስ ትኩስ ትኩስ ትኩስ ትኩስ ይደረጋል ካውያው ደግሞ እሳት ላይ ምናምን ተደርጎ በውሃ ምናምን እየተነከረ እየተነካካ ምናምን ነገር ይተኮሳል ማለት ነው። ልብሶ ተተኩሶ ተተኩሶ ከዛ በኋላ ይለጠጣል ከዛ ያ የተለካው መጀመሪያ የተለካው ሰውዬ ይመጣል አሁንም ድጋሜ ይለካል ማለት ነው። ድጋሜ ይለካ ይለካ ይለካና ከዛ በኋላ ይለብሰዋል ማለት ነው። ለብሶት ከዛ ውብና ቆንጆ ያማረ ሰው ይሆናል ማለት ነው። ከዛ ከላይም እንደዛው አይነት ደግሞ እንደዚህ ይዘጋጅለታል እና ይሰፋለታል ከዛ በኋላ ከላይም ተለክቶ ትከሻው ምናምን ምናምን ተለክቶ ይሰፋለታል ማለት ነው። ከተሰፋለት በኋላ ደግሞ ምን ያደርጋል? ማለት ነው ያ ሰው ይለብሰል ከዛ ይለብስና ቆንጆ ይሆናል ማለት ነው። ስለዚህ መልበስ በጣም ቆንጆ መሆኑን የምናይበት አንደኛው መንገድ ይሄ ነው። ልብስ ጥሩ ነው።

ስራ ስራ ይላል ስራ ያስከብራል። ስራን መስራት እንግዲህ በጣም ክቡር ነገር ነው ማለት ነው እና ሁሉም ሰው በህይወት ዘመኑ ያው ስራ ሚሰራ ከሆነ ሚንቀሳቀስ ከሆነ ወደዚህ ወደዛ ወደዚህ ወደዛ እያለ ስራ ለመስራት የሚሞክር ከሆነ ማለት ነው ሁሉም ሰው ትርፋማ ነው ሚሆነው ሁሉም ሰው ስራ ሚሰራ ከሆነ ውጤታማ ይሆናል። ሁሉም ሰው ስራ ሚሰራ ከሆነ ገንዘብ ያገኛል። ሁሉም ሰው ስራ ሚሰራ ከሆነ የነገ ህይወቱ ላይ የሆነ ነገር ይጨምራል ማለት ነው። እና ሁላችንም በያለንበት ስራ መስራት አለብን ስራ ደግሞ ክቡር መሆን አለበት እና ለሰው ልጅ እንደውም በጣም ወሳኙ ነገር ምንድነው ብላችሁ ከጠየቃችሁኝ ስራ ነው ማለት ነው። ምክንያቱም ስራ ማይሰራ ሰው የተበላሸ ሰው ነው ስራ ማይሰራ ሰው እንግዲህ በፈጣሪም ዘንድ ያው ተቀባይነት የሌለው ሰው ነው ማለት ነው። እግዚአብሔርም ምንድነው ያለው የማይሰራ እጅ አይብላ ነው ያለው እና ሁላችንም እንግዲህ ስራ መስራት አለብን። ስራ ደግሞ ስንሰራ ያው በሰራነው ልክ ይከፈለናል እና ስራ መልካም ነገር ነው ማለት ነው ሁል ጊዜ ደግሞ በስራ መታገል፣ በስራ መጽናት፣ በስራ መጎበዝ እንዳለብን ነው የሚታወቀኝ ማለት ነው። ስራ ማይሰራ ሰው እንግዲህ ባለጌ ሰው ነው፣ ስራ ማይሰራ ሰው ሰነፍ ሰው ነው፣ ስራ የማይሰራ ሰው ሌባ ሰው ነው፣ ስራ የማይሰራ ሰው አጭበርባሪ ሰው ነው፣ ስራ የማይሰራ ሰው ገልቱ አይነት ሰው ነው ማለት ነው ስለዚህ ያው ሁላችንም በያለንበት ስራችንን እንስራ። ስራ ደግሞ አንድ ስራ ብቻ አይደለም ስራ ተጨማሪ ስራ ደግሞ እየፈለግን፣ እየፈለግን፣ እየፈለግን በሄድንበት ባለንበት በምንኖርበት በሁሉም ቦታ ላይ ማለት ነው ምንፈልገውን አይነት ስራ እንድንሰራ እንግዲህ ተነሳሽነት ያስፈልጋል እንግዲህ በሃይል በንቃትና መነሳት እንዳለብን ምናምን ነገር ስራን መስራት እንዳለብን ነገር ነው እኔ አሁን እየተሰማኝ ያለው ማለት ነው። ስለዚህ ስራ ምንድነው ሚለውን እንግዲህ በምናይ ሰዓት ስራ ማለት አንድ ሰው ለገንዘብ ብሎ ወይም ደግሞ ለጥቅም ብሎ የሚያደርገው ነገር ነው ማለት ነው። ወይም ደግሞ ለጤንነቱ ብሎ የሚያደርገው ነገር ነው ማለት ነው፤ ስራ ማለት እሱ ነው። ስራን ማንም ሚሰራው ሚለው ደግሞ ስራን ሚሰራ ሰው ማንኛውም ጤነኛ የሆነ ሰው ማንኛውም እድሜው በጤንነት ላይ የሚገኝ ማንኛውም አቅም ያለው ሰው ማንኛውም ስራውን ለመስራት በቁ የሆነ ሰው ነው እንግዲህ ስራን ሚሰራው ማለት ነው። ስራ እንዴት ነው ሚሰራው? የሚለውን እንግዲህ ለማየት ያው ስራ የራሱ የሆነ የአሰራር እንትን አለው ማለት ነው ለምሳሌ እንዴት እንደሚሰራ ለማወቅ ስራው ምን እንደሆነ ማወቅ በመጀመሪያ ያስፈልጋል ማለት ነው። ስራው ምን አይነት ነው? ስራውን ማን ነበረ ከዚህ በፊት ሲሰራ የነበረው? ስራው ስንት ሰው ነው ሚፈጀው? ስራው ምን ያህል ጊዜ ነው ሚፈጀው? ስራው ምን አይነት እውቀት ነው ሚፈልገው? ስራው ምን አይነት ክህሎት ነው ሚፈልገው? ስራው ምን አይነት እቃ ነው ሚፈልገው? ስራው ስንት ብር ነው የሚፈልገው? የሚለውን በቃ እነዚህ አይነት ይሄንን እና የመሳሰሉትን በዛ በዛ ያሉ ጥያቄዎችን እያነሳን እያነሳን እንግዲህ እየተማከርን እያነሳን እየተማከርን ማለት ነው በጋራ ወደፊት እንሄዳለን ማለት ነው። ስለዚህ ስራ ማለት ያው የሚያስከብር ነገር ነ። ስራን የሚሰራ ሰው ሁል ጊዜ የተከበረ ሰው ነው ማለት ነው ስራ የማይሰራ ሰው ደግሞ ሁሌ የተዋረደ ሰው ነው። ሁሌ እንደተበደረ ሁሌ እንደለመነ ነው ማለት ነው። ቢታመም መታከም ያለው፤ እንግዲህ ቢታረዝ የሚለብስበት የለውም፤ ቢራብ እንግዲህ ሚበላው ነገር የለውም ማለት ነው። ሁል ጊዜ የሰው እጅ ነው የሚጠብቀው እንትን ራሱን ለምሳሌ ህይወቱን የሚኖረው እንዴት አድርጎ ነው እኔ ሲመስለኝ ሲመስለኝ ከአንዱ ተበድሮ ለአንዱ በመስጠት ከዛኛው ተበድሮ ደግሞ ለዚህኛው በመመለስ አመቱን ሙሉ በብድር የሚኖር ሰው ነው ማለት ነው ስለዚህ ኑሮ በእንደዚህ አይነት የሚገፋ ኑሮ ደግሞ ኑሮ ልንለው አንችልም ማለት ነው እና ዝም ብሎ የፌክ እንትን ይሄ ምንድነው የማስመሰል አይነት ኑሮ ነው ማለት ነው ስለዚህ ሁሉም ሰው ስራ መስራት አለበት። ሁሉም ሰው ደግሞ በያለበት እንቅስቃሴ ማድረግ አለበት እንቅስቃሴ በምናደርግ ሰዓት ያው ስራ ነው ስራ ደግሞ የላባችንን ይከፍልናል የላባችንን ሲከፍለን ደግሞ በደስታ መኖር እንችላለን ማለት ነው መኖር የምንችለው እዚህ መድረክ ላይ ስራ እስከሰራን ብቻ ነው። ስራ የማንሰራ እጅ እንግዲህ ክፍያ አይኖረውም ማለት ነ። ክፍያ የሌለው ሰው ደግሞ እንግዲህ መኖር አይችልም ማለት ነው ስለዚህ ለመኖር እነዚህ እነዚህ መሰረታዊ የሆኑ ነገሮች እጅግ በጣም አስፈላጊ ናቸው። ሁላችንም እንግዲህ በየሄድንበት በየ ስራ ድርሻችን የሚገባንን የሚጠበቅብንን እያደረግን ተሳትፎ እያደረግን ስራ እንስራ። ነገያችንን እናሳምር ለትውልድ ደግሞ የሚተርፍ ነገር እናድርግ እና ሁላችንም እንግዲህ የሚጠበቅብንን

መብላት ጥሩ ነገር ነው መብላት በጣም አስፈላጊ ነገር ነው። ሰው ልጅ በህይወት እንዲቆም እንዲቆይ። እዚህ ምድር ላይ ደግሞ የተለያዩ ስራዎችን እንዲሰራ ውጤታማ እንዲሆን መብላት ያስፈልገዋል ማለት ነው። የሰው ልጅ እንግዲህ ያለ ምግብ ምንም መንቀሳቀስ አይችልም ምግብ የማይበላ ሰው ከንቱ ሰው ነው ማለት ነው። ምክንያቱም በምግብ ነው ሁሉም ሰው እዚህ ምድር ላይ ቆሞ መሄድ የሚችለው። ስለዚህ ሁሉም ሰው ምግብ መብላት አለበት። ምግብ የማይበላ ሰው እንግዲህ ዝም ብሎ ባዶ ሰው ነው ማለት ነው። እና ሁሌ እኔ የምለው እንደ ሀሳብ የማነሳው ምንድነው? ማንኛውም ሰው እዚህ ምድር ላይ ያለ ሰው ምግብ መብላት አለበት። ምግብ ያልበላ ሰው በቀን ሁለቴ በቀን ሶስቴ በቀን አራቴ ያልበላ ሰው ከሰው አይቆጠርም ማለት ነው። ምክንያቱም ሰው ማለት ያው ምግብ የሚበላ ሰው ነው። ምግብ የማይበላ ሰው ደግሞ ዝም ብሎ ተራ ሰው ነው ማለት ነው። ያ ደግሞ ተፈላጊ አድርጎ ተወዳጅ አድርጎ እንግዲህ እንዲናቅ እንዲጠላ ያደርገዋል ማለት ነው። ያንን ሰው እና ለምንድነው ምግብ ማለት ምን ማለት ነው? ለሚለውን ደግሞ ለመመለስ ምግብ ማለት በየቦታው የሚገኝ ወደ ሆዳችን የሚገባ አኝከን የምንውጠው ነገር ማለት ነው። እሱም ፍራፍሬ ሊሆን ይችላል ጥራጥሬ ሊሆን ይችላል። የተለያየ አይነት። ለምግብነት የተዘጋጀው ነገሮች ሊሆኑ ይችላሉ አይደለ ሁሉም እንግዲህ በአንድነት ያው ምግብ ነው የሚባሉት ማለት ነው። ምንም ይሁኑ ግን እንትን ይሄ ረሃብን የሚያስታግሱ ከሆነ ማለት ነው። ምግብ ነው የሚባሉት ማለት ነው። ማነው ያንን ምግብ የሚያዘጋጀው የሚለውን? ለመመለስ ያክል እንግዲህ ምግቡን እኛ ራሳችንን ማዘጋጀት እንችላለን እኛ ራሳችንን ማለት ነው። ቤታችን ውስጥ ማዘጋጀት እንችላለን። እንደገና ደግሞ ቤተሰቦቻችንን ሊያዘጋጁ ይችላለሁ እናቶቻችን ሊያዘጋጁ ይችላሉ እንደገና ደግሞ። የጎረቤት ደግሞ ሰዎች ሊያዘጋጁ ይችላሉ ማለት ነው። እነሱ ደግሞ ካላዘጋጁ ሰፈር ላይ ያሉ እንደዚህ የምግብ መሸጫ ቤቶች አሉ። ስለዚህ እነሱ ጋር ሄደን መጠቀም እንችላለን ምክንያቱም እነሱ ስለሚያዘጋጁ ማለት ነው። እና እንዴት ነው የሚዘጋጀው? ምግብ እንዴት ነው የሚዘጋጀው? የሚለውን በአጭሩ ሰናይ እንግዲህ መጀመሪያ እርሻ ይታረሳል። እርሻ ታርሶ እርሻ ከታረሰ በኋላ እርሻው ደጋግሞ ደጋግሞ ደጋግሞ ይታረሳል ማለት ነው። እርሻው ከታረሰ በኋላ እርሻው ላይ ምንድነው የሚደረገው? እህል ይዘራል ማለት ነው። እህል ይዘራል እና ያ ይበቅላል። ከዛ ከበቀለ በኋላ ይታረማል መድሃኒት ይሰጠዋል ይኮተኮታል። ከዛ አረም ይታረማል። ከዛ በኋላ ይደርሳል ያህል ማለት ነው። ጊዜውን ጠብቆ በሚደርስ ሰዓት ምን ይደረጋል ማለት ነው? ይታጨዳል ከታጨደ በኋላ ደግሞ ይጋዛል ማለት ነው። ወደ ሰፈር ወይም ደግሞ ወደ ማሽን ይገባና ምን ይደረጋል ማለት ነው? ይወቃል ማለት ነው ከዛ ይወቃል ማለት። ፍሬውንና ገለባውን እንክርዳዱንና ምርቱን ይለያን ማለት ነው። ከዛ ከተለየ በኋላ ምንድነው የሚደረገው ማለት ነው? አላስፈላጊ የሆኑ ለወለዳ ውስጥ የተቀላቀሉ አንዳንድ በአድ አካላት ምን ይደረጋሉ? ከውስጡ በመለቀም እንግዲህ እንዲለዩ ይደረግና። ከዛ በኋላ ወደ ወፍጮ ማሸን ውስጥ በመግባት ይፈጫን ማለት ነው። ከተፈጨ በኋላ እንግዲህ ምን ይሆናል ማለት ነው? ደቃቅ የሆነ ወይም ደግሞ ዱቄት የሚባል ነገር ይሆናል ማለት ነው። ከዛ ያ ዱቄት ምን ይደረጋል ማለት ነው? ይቦካል ማለት ነው። በቃ ውሃ ጋር ይደባለቅና ይታሽ ይታሽ ይታሽ እና ይቀመጣል ማለት ነው። ከዛ ያ የታሸው የታሸው የታሸው ነገር ደግሞ ምን ይደረጋል በነጋታው? እንደገና አሁን እንትን ይላል በወቅቱ ምናምን ነገር ያድራል በወቅቱ ያደረውን ነገር ምን ያደርጉታል ማለት ነው? እንደገና ውሃ ይጨምሩበትና ቀጭን ቀጠን ያደርጉታል ማለት ነው። ያ የቀጠነው ነገር ደግሞ ትንሽዬ ደቂቃ ከቆየ በኋላ የሚያደርገን እንደገና መቡካት ይጀምራል ማለት ነው ያ ቡክት ቡክት ቡክት ሲል ማለት ነው። ምን ይደረጋል ማለት ነው? እንደዚህ እሳት ይለኮሳል ከስር እንትን አለ። ከሸክላ የተሰራ የሆነ ጠፍጣፋ ነገር አለ እሱም ምጣድ ይባላል። እሱ ስር እሳት ይነደዳል ማለት ነው። እሳት ይነደድና እሳቱ በደንብ ቦግ ብሎ ነዶ። እንትን ትላለች ያቺ ምጣድ የምንላት ነገር ትግላለች ማለት ነው። ስትግል እሷ ላይ ሊጡ ይደፋ የተቀጠነው ሊጥ ማለት ነው። በቀጭኑ የተዘጋጀው ሊጥ እሷ ላይ ይደፋል። ከዛ ክዳን አላት እሷ የራሷ ክዳን ትከደንባትና ከዛ ትንሽ ቆየት ብለን ንቅል ስናደርገው። ከዛ የሆነ የበሰለ አይን አይን ያለው ነገር እናገኛለን። እሱን እናወጣና እንግዲህ ወጥ ደግሞ የተዘጋጀ ወጥ አለ በወጥ እናደርግና ማለት ነው። ከዛ እንበላለን ማለት ነው። እና በጣም የሚገርም ምግብ ነው የሚሆነው እንጀራ ይባላል

መስኮት ይላል። መስኮት እንግዲህ ቤት ላይ የሚደረግ ነው ቤት ላይ የሚደረግ ነው። አንድ ሁለት ሶስትም ሊሆን ይችላል ከዛም በላይ እስከ አራት እስከ አምስትም ሊሆን ይችላል። እሱ እንግዲህ እንደየ እቤቱ አይነት ነው የሚወሰነው የቤቱ ትልቅነት እና የቤቱ የአሰራር ሁኔታ ነው የሚወሰነው ማለት ነው። መስኮት በሚሰራ ሰዓት እንግዲህ ዝም ብሎ አይደለም የሚሰራው። መስኮት ያው ጥራት ያለው መስኮት የሚሰራ ከሆነ ጥራት ያለው ቤት የሚሰራ ከሆነ ብዙ መስኮት ነው የሚደረገው። እና እንደገና ደግሞ በስነ ስርዓት በብረት እና በመስተዋት ተደርጎ ነው የሚሰራው ማለት ነው። እንግዲህ ጥራት ያለው መስኮት ሲሰራ ራሱን የቻለ በመስኮት ደረጃ ነው መሰራት ያለበት ማለት ነው። እና መስኮት እንዴት ነው የሚሰራው? የሚለውን እንግዲህ መጀመሪያ ቤት ይሰራል ቤት ተሰርቶ ልክ ግማሽ አካባቢ ሲደርስ ለመስኮት መቆሚያ የሚሆን ይተውለታል ማለት ነው። እሱ ከተተወለት በኋላ ማለት ነው። ከዛ እንትን ይደረጋል። በእንትን በአርማታ ማለት ነው ወደ ላይ ይሞላል በግራና በቀኝ በአራቱም በኩል በአርማታ ይሞላና ማለት ነው። ከዛ በኋላ ይተውለታል። ከዛ ልክ ግንባው ተገንብቶ ካለቀ በኋላ ባለሙያ ይመጣና ይለካዋል ማለት ነው። ያንን ቦታ ይሄ መስኮት የሚሰሩ በር የሚሰሩ ባለሙያዎች ይመጡና ያንን ይለኩትና። ከዛ በኋላ ለክተው ሄደው እንግዲህ በእንትናቸው በዛ በማሽናቸው ብረቶችን ይቆራርጣሉ ይቆራርጣሉ ከዛ በኋላ ይበያይዳሉ ማለት ነው። አንድ ላይ ይበያይዱ ይበያይዱ እና በዛ በሜትሩ መሰረት ከዛ ማጠፊያ ምናምን ያስገቡለታል አሳምረው ውብ አድርገው ምናምን አዘጋጅተው ይዞ ይመጣሉ ማለት ነው። ከዛ ይዞ ይመጡና በሩ እንትኑ ላይ መስኮቱ ላይ ለክክ አድርጎ ያስገባሉ። ከዛ በኋላ ከዛ ከገባ በኋላ ነው። እንግዲህ እዛ ላይ ተመቶ ተቀጥቅጦ ምናምን ነገር በሲሚንቶና በአርማታ በስነ ስርዓት ደፍን ብሎ ከተደፈነና በስትክክሉ ከተቀመጠ በኋላ ምን ይደረጋል? እንትን ይደረግበታል መስታወት ይደረግበታል መስታወቱም እንዳይነቃነቅ እንደ ጭቃ የሚመስል የሆነ ነገር አለ ማለት ነው። እሱ ይደረግበት እና በሱ እፍን ተደርጎ እንግዲህ ምን ይደረጋል? ማለት ነው መስኮት ይሰራል። ከዛ በኋላ ቢከፈት ንፋስ ይገባል ቢዘጋም ውበት ነው። በቃ ያምራል ምናምን ነገር ከዛ ያው አንድ ብቻ ላይሆን ይችላል። አንድ ብቻ መጨረሻ አይሆንም እንደዚህ አንድ አንድ ቤት አንድ ክፍል ቤት ብቻ ከሆነ ነው አንድ አንድ ብቻ የሚሆነው። ነገር ግን እንደዚህ ከዛ የበዛ ከዛ ያለፈ በዛ ያለ ክፍሎች ያሉት ቤት በሚሰራ ሰዓት እንግዲህ እንትኑም በዛው ልክ ነው የሚሆነው። መስኮቱም በዛው ልክ በዛ ያለ ነው። እንደዛ በሚሆን ሰዓትም እንግዲህ በዛው ልክ ነው እንትኑም ነው የሚሰራው ማለት ነው። መስኮቱም የሚሰራው እና ብረትም የሚቆራርጠውም በዛው ልክ ነው ማለት ነው። እና እንደዚህ ነው ተሰርቶ ምናምን ነገር አምሮበት ውብ ሆኖ ተውቦ ምናምን ነገር የሚመጣው ማለት ነው። ከዛ ከመጣ በኋላ እንግዲህ ይገጠምና። ከዛ ያማረ በጣም የተንደላደለ የተንደላቀቀ ቤት ይሆናል ማለት ነው። እንግዲህ ጥቅሙ ምንድነው? መስኮት ለምንድነው የሚጠቅመው የሚለውን ነገር። ስናይ እንግዲህ በመሰረታዊነት ለ ሁለት ነገር ነው የሚጠቅመው። መስኮት አንደኛ ለእንትን ይጠቅማል። ለምንድነው ይሄ ለአየር ማስገበያ ይጠቅማል ማለት ነው። ይሄ በጣም መሰረታዊ ነገር ነው። ለምሳሌ የታፈነ ቤት ውስጥ ከመኖር እንግዲህ ምንድነው የሚደረገው? መስኮት ከፈት ይደረግና አየር ወደ ቤት እንዲገባ ይደረጋል ማለት ነው። አየር ወደ ቤት የሚገባ ከሆነ ደግሞ ቤቶች በጣም ቆንጆ ነው የሚሆኑት። እንደገና ደግሞ ሌላው ምንድነው ማለት ነው ብርሃን እንዲገባ ነው የሚደረገው ማለት ነው። በዛ በመስተዋወት ውስጥ እንግዲህ መስተዋወት ይደረጋል ከዛ ከመስታውቱ ጀርባ ደግሞ ግርዶሽ ይደረጋል ማለት ነው። በግርዶሽ ውስጥ ምን ይገባል ማለት ነው። እንትን አየር ይሄ አየርም ይገባል። እንደገና ደግሞ ብርሃን ይገባል ማለት ነው። ከዛ የሚገባው ብርሃን ማለት ቤት ውስጥ ደግሞ ውበት ይፈጥራል ማለት ነው። ሌላ ደስ የሚል ውበትን ይፈጥራሉ ለቤቱ ውበትን ያጎናጽፈዋል ማለት ነው። ያማረ በጣም በቃ ድንቅ የሆነ ቤት ይሆናል ማለት ነው። እና ሌላ ደግሞ ቤቱ አይታፈንም። ለምሳሌ ቤት ውስጥ የሆነ የሆነ ነገሮች የሚሰሩ ከሆነ እና ከዛ በኋላ ይሄን እንትኑ ካለው መስኮቱ በሚከፈት ሰዓት እንግዲህ እንትን አይሆንም ማለት ነው። ቤቱ አይሸትም አይታፈንም ምናምን ነገር። ያማረ ውብ የሆነ መዓዛ ያለው ቤት ነው የሚሆነው ማለት ነው። ሁሌ ጽድት ያለ ቤት ነው የሚሆነው። እንደዛ ጽድት ያለ ቤት ደግሞ እንዲሆን ያደረገው ምኑ ነው ማለት ነው። መስኮቱ ነው ማለት ነው። መስኮት አለመን አለመዘጋቱ አለ እንደዚህ ክፍት መሆኑና የተመቻቸ መሆኑን ነው። እንግዲህ ይሄን ያደረገው ስለዚህ በአጭሩ መስኮት ትርጉሙ ይሄንን ይመስላል።

እያንዳንዱ ሰው አገልግሎት መስጠት አለበት። እያንዳንዱ ሰው በሚኖርበት ሀገር ለሚኖርላት እናት ሀገር አገልግሎት መስጠት አለበት። አገልግሎት የማይሰጥ ትውልድ እንግዲህ ትርፉ ኪሳራ ነው ማለት ነው። እያንዳንዳችን የሚጠበቅብንን ሀገራዊ አገልግሎት መውጣት መቻል አለብን። ሁላችንም እንግዲህ ከእኛ የሚጠበቅ የሆነ የሆነ አገልግሎቶች አሉ አይደለ እነሱን አገልግሎቶች እንደሚጠበቅብን መወጣት አለብን ማለት ነው። ለምሳሌ ለሀገራችን ምን ምን አይነት አገልግሎቶችን መስጠት አለብን የሚለውን በምናይ ሰዓት። አሁን ለምሳሌ ሀገር ገንዘብ በሚያስፈልጋት ሰዓት እኛ መረባረብ መቻል አለብን ማለት ነው። ግብር በስነ ስርዓቱ መክፈል መቻል አለብን። እንደገና ደግሞ የተለያዩ ለሀገሪቷ ገንዘብ ገቢ ሊያደርጉ የሚችሉ ነገሮች ላይ በንቃት መሳተፍ መቻል አለብን ማለት ነው። ሌላኛው ምንድነው? ሀገር ለምሳሌ የውጪ ወረራ በሚመጣ ሰዓት እኛ ዘብ መቆም መቻል አለብን ማለት ነው። ሀገራችንን ከጥቃት ሀገራችንን ከጥፋት ከውድመት ሀገራችንን ከኪሳራ እና ራሳችንን ከወረራው መታደግ መቻል አለብን ማለት ነው። ሌላው ነገር ምንድነው? ሀገራችንን ለምሳሌ የተለያዩ ድንገት ወፍ ዘራሽ አይነት ወረርሽኞች በሚመጡ ሰዓት ለሀገራችን አስፈላጊውና አገልግሎት በመስጠት አስፈላጊውን ትብብር በማድረግ ሀገራችንን እንግዲህ ማስቀደም ማዳን መቻል አለብን ማለት ነው። እንግዲህ ይሄ የሚሆነው በምንድነው ማለት ነው? ሀገር ማለት እንግዲህ ሰው ነው ገብቷቸዋል አይደለ አንድ ሰው የምታደርጉት ነገር ነው እንግዲህ ድምር ውጤቱ ሀገር ጋር የሚደርሰው ማለት ነው። ስለዚህ በግል በምንሰጠው ሀገር አገልግሎት በግል በምንሰጠው እርዳታና ትብብር ሀገር ትቆማለች ማለት ነው። ስለዚህ ሀገር እንደዚህ ትላለች። አጠገብህ ላለ ሰው የምታደርገው ነገር እኔን ታተርፈኛለህ አጠገብ ላለው ሰው በምታደርገው በምትሰጠው አገልግሎት እኔን ታቆመኛለህ እኔን ታሳድገኛለህ እኔን ታበለጽገኛለህ ብላለች። ሀገር እና ሁላችሁም እንግዲህ ይሄንን መርህ ቃል ይሄንን ትልቅ የሆነ ቃል ይዘን ማለት ነው ወደፊት መሄድ አለብን። ወደፊት በቃ ሁልጊዜ ወደፊት መሄድ አለብን። ለሀገራችን እንደ ዋስትና መቆም አለብን ሀገራችን እጇን ወደ ውጪ ሳይሆን መዘርጋት ያለባት እንዴ ልጆች አሉኝ ነው? እንድትል ነው ማለት ነው። እኛ ማድረግ ያለብን ሀገራችን እንግዲህ እንደዛ ነው ማለት ያለባት እንዴ እኔ እኮ ልጆች ያሉኝ ሀገር ነኝ የቁርጥ ቀን ልጆች ያሉኝ ሀገር ነኝ። እኔ ምን አስፈራኝ ምን አሳሰበኝ? ማን ይነካኛል ማን ይወረኛል ማን ይደፍረኛል? የምትል ሀገር ነው እንግዲህ መፍጠር ያለብን ማለት ነው። አባቶቻችን ያወርሱን ሀገር አለች እነሱ ሀገራቸውን አገልግለዋል ብዙ ነገር መስዋዕት አድርገው ሀገራቸውን አገልግለዋል። የደም መስዋዕት የህይወት መስዋዕት የአካል መስዋዕት አድርገው ሀገራቸውን እንግዲህ አቁመው ለዛሬዋ ለምናያት ለብርቅዬዋ ሀገር እንግዲህ አድርሰውናል ማለት ነው። እኛም ደግሞ ለቀጣይ ትውልድ የምናስተላልፋት ሀገር አገልጋይ የሆነች ሀገር እንደገና ደግሞ ልጆቿ የተባረኩ ልጆች ሀገራቸውን የሚወዱ ሀገራቸውን የሚያገለግሉ ለትውልድ ዘብ የቆሙ ለሀገራቸው ዘብ የቆሙ በእውቀት የበለፀጉ በሀብት በለፀጉ እንደገና ደግሞ በያሉበት በእያንዳንዱ ሁሉም በያለበት የሃይማኖት ተቋም ላይ ንቁ ተሳትፎ በማድረግ ማለት ነው። በመዋደድ በመፋቀር ሀገራችንን እናገልግል የሚል ትውልድን መፍጠር ያስፈልጋል ማለት ነው። በአሁን ሰዓት ሁላችንም በያለንበት እንግዲህ ሀገራችንን ማስቀደም ሀገራችንን ማሳለፍ ወደፊት ለነገው ለነገው ሀገር ተረካቢ ትውልድ የተሻለች ሀገርን መስጠት የግድ ይለናል ማለት ነው። እስከዛሬ ድረስ ለምሳሌ ብዙዎቹ መንግስታት እየተደረገ የነበረው ነገር ምንድነው? ብድር ነበረ የሚወረሰው ለምሳሌ አዲሱ ትውልድ መጪው ትውልድ ብድር ነበር። የሚወርሰው ከሀገሩ ላይ አሁን ስለዚህ ምንድነው መወረስ ያለበት? ብልጽግና መወረስ አለበት። እውቀት መወረስ አለበት። ቴክኖሎጂ መወረስ አለበት። እነዚህ እነዚህ ተወርሰው ነው እንግዲህ ለቀጣይ ደግሞ እኛ የምናወርሳቸው ደስ የሚል ነገር ያማረች ኢትዮጵያን ለልጅ ልጆቻችን እንድናወርስ ዛሬ አገልጋይ እንሆን እላለሁ።

ለጥፍ እንትኑን ይሄ ባለፈው የነገርኩህን ነገር አንሳውና ማለት ነው። እዛ በቦታው ለጥፍ። እነዚህም የሰጠሁህን ነገሮች በሰአቱ እንድትለጥፍ አዝዠኸለሁ። እንደ ግን እስካሁን ምንም ያደረከው ነገር የለም። ስለዚህ አሁን በአስቸኳይ የሚለጣጠፉ ነገሮችን ሁሉንም እያነሳን በቦታ በቦታቸው መለጠፍ አለብህ። እስከዛሬም ያለጠፍካቸውን ነገሮች በትእዛዝ መልክ ነው። አሁን በ እንደ ግዳጅ ነው እየነገርኩህ ያለሁት። እና ነገሮችን በሰነ ስርዓት ቶሎ ቶሎ ለጥፈህ ጨርሳቸው ማለት ነው። ሁሉም መለጠፍ አለባቸው። ያልተለጠፈ ነገር በጭራሽ መቅረት የለበትም። ይገባሃል አይደለ የምትሰማኝ ከሆነ። ስራህን በአግባቡ ስራ የሚለጠፈጠፉ ነገሮችን ለጥፍ ዝም ብለህ አትተኛም። ነገር ማየት አልፈልግም በነጋታው ማለት ነው። ስለዚህ ሁሉንም ነገሮች ለጥፈህ ጨርሰህ ጠብቀኝ።

ስልጠና የሚወስዱ ሰዎች እንግዲህ ተመልምለው ተለይተዋል እና የሚገባቸውን ስልጠና እስካልወሰዱ ድረስ ወደ ስራ ገበታቸው እንዳይመለሱ ስንል በጥብቅ ትእዛዝ አውጥተናል ማለት ነው። ስለዚህ ስልጠና ለሁሉም ሰው ጠቃሚ ስለሆነ ስልጠናን በአግባቡ መውሰድ አለባቸው። አሁን ለጊዜው የተመረጡ ሰዎችን ወደ ስልጠና ቦታ ውሰዷቸውና የሚገባውን ስልጠና ስጧቸው ስልጠና በጣም ጠቃሚ ስለሆነ ማለት ነው። አሁን አዲሱ ይሄ ያዘጋጀነው የስልጠና ሂደት ምን ይመስላል? ስልጠናን እንግዲህ ስራቸው ላይ ተጽዕኖ እንዲፈጥሩ እንደገና ደግሞ ውጤታማ እንዲሆኑ በሰሩት ነገር ደግሞ ደስተኛ እንዲሆኑና የሚሰሩትን እንዲያውቁ የሚሰሩትን እንዲያውቁ እያወቁ እንዲሰሩ እንዲረዳቸው ነው። እንግዲህ ስልጠናውን ያዘጋጀነው ማለት ነው። ስለዚህ ስልጠናውን ስጧቸው ስንል አዘናል ማለት ነው። እና ስልጠናው የት ነው የሚሰጠው ለሚለው እንግዲህ አስቀምጠንላችኋል የሚሰጥበትን ቦታ በስነስርዓት አስቀምጠንላችኋል ጽፈንላችኋል እዛ ወስዳችሁ እንግዲህ ስልጠናውን በሚገባ ትሰጧቸዋላችሁ ማለት ነው። ስልጠናው ለስንት ቀን ይቆያል? በቀን ለምን ያህል ሰዓት? ይሰ እንትን ይባላል ይወሰዳል ይሰለጠናሉ ደግሞ በሰአት ውስጥ ራሱ ለምን ያህል ምን ምን ያህል ስልጠናዎችን ይወስዳሉ የሚሉትን እስቲ በዝርዝር እናንሳና ወደ ቀጣይ ሀሳባችን እንሄዳለን ማለት ነው። እንግዲህ እንደተለመደው ከዚህ በፊት እንደምናደርገው ስልጠናው ለሰባት ወር የሚቆየ ስልጠና ነው። እሱም እንዴት ነው? ሙሉ ቀን ነው ማለት ነው ሙሉ ቀን ማለት ለስምንት ሰዓታት በቀን ለስምንት ሰዓት የሚወሰድ ስልጠና ነው ማለት ነው። ይሄ ስልጠና እንግዲህ በቀን ለስምንት ሰዓት ነው የሚወሰደው አንድ ስልጠና በቀን ይወሰዳል ማለት ነው። ገብቷችኋል አይደለ? አንድ ስልጠና በቀን ይወሰዳል። ስለዚህ ሁላችሁም እንግዲህ ለስልጠናው የተጠራቹ የተጋበዛቹ ደንበኞች ወይም ደግሞ የስራ ባልደረቦች የሚጠበቅባችሁን ነገር በስነስርዓቱ ተወጥታችሁ እንድትገኙ ስንል ያው እንጠይቃለን። እስከ ስልጠነው ምንድነው ሊያገኙ የሚችሉት የሚለውን ነገር ስናይ እንግዲህ ራሳቸውን እንዲያዩ ይረዳቸዋል። መለስ ብሎ ወደ ራሳቸው እንዲያዩ እኔ ምን አለኝ እኔ ምን የለኝም። ልጨምር ምን ልቀንስ። እንደገና ደግሞ እኔ ምን አደረኩ ለድርጅቴ እኔ ለተቋሜ ምን አደረኩ ከእኔ የሚጠበቀው ነገር ምንድነው? እና ይሄ ከእኔ የሚጠበቀውን ነገር አድርጌያለሁ ወይ? አድርጌ ከሆነ ያ ያደረኩት ነገር ምን አይነት ነው ምን አይነት ነው ስላችሁ? በምን ያህል ደረጃ ነው እኔ ይሄ ያደረኩትን ነገር ያደረኩት የሚለውን ማለት ነው በምን ያህል ደረጃ አድርጌዋለሁ። እንዴትስ ደግሞ ለምሳሌ ያነሰ ከሆነ እንዴት ነው ማሻሻል ያለብኝ። ያነሰ ከሆነ ማለት ነው። እንዴት ነው ማሻሻል ያለብኝ የሚለው ላይ እንዲሰራ ነው እንግዲህ ሰልጠናው በ ቆንጆ ቆንጆ አሰልጣኞች ነው እንግዲህ የሚሰጠው ማለት ነው። ስልጠናው ላይ እንድትሳተፉ በአክሮት እና በቁርጠኝነት ነው የምንጠይቃቸው የምናስጠነቅቃቸው ማለት ነው። እና እንግዲህ ሌላው ደግሞ ምንድነው? ስልጠናው ላይ ያለው አዳዲስ ሀሳቦች እንግዲህ ይነሳሉ። አዳዲስ የስራ ክንውኖች ይነሳሉ አዲስ የስራ ሹመቶች ይኖራሉ። እንደገና ደግሞ በስራቸው እስከዛሬ ጥሩ ውጤት ላስመዘገቡ ሰልጣኞች እንግዲህ የእውቅና ጊዜ ይኖራል ማለት ነው። ስለዚህ እንዳትቀሩ ስንል ነው። እንግዲህ እናንተንም አሁን እዚህ የጋበዝናቹ ማለት ነው። ስልጠና መሰልጠን ያው ለራስ ነው ስልጠና መጀመሪያ ራሳቹ ራሳችንን አውቀን ከዛ በኋላ ነው ወደ ማሳወቁ የምንሄደውና እንሰልጥን እንወቅ ለማለት ብለን ነው ይህንን ነገር ያዘጋጀነው ማለት ነው። ስለዚህ ሁላችሁም የተጋበዛችሁ ወይም ደግሞ ስልጠናው ላይ ትገኙ ዘንድ የተመረጣችሁ የስራ ባልደረቦቻችን እንዳትቀሩ የሚያስፈልጉ መሰረታዊ የሆኑ ነገሮችን ደግሞ ሳትይዙ ስልጠናው ቦታ እንዳትመጡ እንላለን። ስልጠናው

እግር እግር ይላል እግር እንግዲህ ነው መራመጃ ነው። ለምሳሌ ከቦታ ወደ ቦታ ከሆነ ቦታ ወደ ሆነ ቦታ የምንሄደው ያው በእግራችን ነው እግራችን በጣም ወሳኝ ነገር ነው ማለት ነው። ካሉን ከሰውነት ክፍሎቻችን መካከል ከአካላቶቻችን መካከል እግር እንግዲህ በጣም ትልቁን ስፍራ የሚይዝ ነው ማለት ነው። ምክንያቱም ያው እግር የሌለው ሰው መኖር አይችልም ማለት አይደለም። መኖር ይችላል ግን እንደ እንደ ሌሎቹ ያሰበ ሮጦ ያሰበበት መድረስ መሄድ ነው የፈለገበት ደርሶ መመለስ አይችልም። ስለዚህ እግር ሲኖር ነው እንግዲህ ብዙ ነገሮችን ማድረግ የምንችለው እግር ሲኖር ነው። በር መያዝ የምንችለው ሀገር ሲኖር ነው። ሮጠን ማምለጥ የምንችለው ስለዚህ ያው ሁሉም ሰው ባለው አቅም መስራት ያለበትን ነገር ለመስራት እንግዲህ እግር ያስፈልጋል ማለት ነው። እና አሁን ለምሳሌ እዚህ ምድር ላይ የማይራመድ ሰው የለም እግር ኖሮት የማይራመድ ሰው የለም ማለት ነው። እንትን ካልሆነ ለምሳሌ ሌላ ጉዳት ከሌለበት በስተቀር ይሄ ምንድነው? በህመም ምክንያት እግሮቹ አልንቀሳቀሰ ያለ ሰው ካልሆነ በስተቀር ሁሉም ሰው እዚህ ምድር ላይ ያለ ሰው ሁሉም ሰው በእግሩ ነው የሚራመደው ማለት ነው። ስለዚህ ያው እዚህ ጋር ምንእንድን ሆነ ላነሳላችሁ የፈለኩት እኔ የእግርን ጠቀም ነው ማለት ነው። እግር ያለው ሰው ምን ያህል የታደለ እንደሆነ እግር ያለው ሰው ምን ያህል መልካም ነገርን እግዚአብሔር እንዳደረገለት ማየት የምንችልበትን ነገር ነው። እንግዲህ ያየሁት እነ ሰውነታችን በሙሉ ተሰብስቦ የት ነው የሚቀመጠው ማለት ነው። እግራችን ላይ ማለት ነው ምክንያቱም ይዞን የሚሄደው ወዳሰብንበት አእምሮአችን ያሰባል ግን ይዞን የሚሄደው እግራችን ነው። እና ለእግራችን በጣም ከብር ሊኖረን ይገባል ማለት ነው። እና ያው ሁሉም ሰው እዚህ ምድር ላይ ያለው ሁሉም ሰው በሀሳብ ሄዷል ምናምን ምናምን ይባላል። በሀሳብ አይደለም የሄደው ሰውየው በእግር ነው የሄደው ማለትም ለምሳሌ እኔ በሀሳብ በቃ ከዚህ ተነስቼ እንትን ደርሼ ምናምን አለ እንደዛ አይደለም በቃ የሄድከው በእግርህ ነው በቃ በእግርህ ብድግ ብለህ ተነስተህ ሄደህ ምናምን ነገር ነው። እንትን ያልከው ማለት ነው ወይ መኪና ካልተጠቀምክ መኪና የምትጠቀም ከሆነ መኪናው ያለበት ድረስ እኮ ሄድከው በእግርህ ነው እየተራመድክ ነው የሄድከው ማለት ነው። ስለዚህ እግር ማለት እንደዛ ነው እንግዲህ ሌላ እግርን ምን ሊጎዳው ይችላል የሚለውን እንይ። እግርን እንግዲህ ሊጎዳው ይችላል። ያልተጠበቀ እንቅስቃሴ እግራችንን ሊጎዳ ይችላል ለምሳሌ ዝም ብሎ ብድግ ብሎ መዝለል ሰውነታችንን ሚዛን ሊያስተን ይችላል። ያው ሚዛን ከሳትን ደግሞ ለጉዳት ልንዳረግ እንችላለን እግራችን ሊጎዳብን ይችላል ማለት ነው እግራችን ተጎዳ ማለት ደግሞ የኛ ጤና አደጋ ላይ ነው የሚወድቀው ማለት ነው። ሌላው ነገር ምንድነው? መንገድ በምንሄድ ሰዓት በእግራችን በስነ ስርዓት መሬቱን ይዘን በስነ ስርዓት እያየን እየረገጥን መስራቱ የማንራመድ ከሆነ እንቅፋት ሊመታን ይችላል ማለት ነው። ገብቷችሁዋላ እንቅፋት ሊመታን ይችላል ያ የሚመታን እንቅፋት ደግሞ የማይራራ አይነት እንቅፋት ሊሆን ይችላል እና ድው አድርጎ ሲመታን እንግዲህ እግራችንን ሊያበላሽብን ይችላል ሊያቆስለው ይችላል ማለት ነው። በጣም ከባድ ብልሽት የሚባል አይነት ጉዳት ሊያደርስብን ይችላል ማለት ነው። በእግራችን ላይ ማለት ነው። ስለዚህ ሌላኛው ደግሞ ምንድነው? እግር በእንትን ሊጎዳ ይችላል በእሾክ ለምሳሌ እየሄድን ሳናውቅ እንግዲህ የሆነ ሾክ ቦታ ላይ በምንቆም ሰዓት እንግዲህ ሾኩ ወደ እግራችን ውስጥ ስምጥጥ ብሎ በሚገባ ሰዓት እኛ በዛ ሰዓት እንግዲህ ሾኩ ይወጋናል እናነክሳለን ወይ ልንወድቅ እንችላለን ወይስ እስከ ከሀኪም ቤት ምናምን የሚያደርስ ጉዳት ሊያደርሰብን ይችላል ማለት ነው። ስለዚህ ከዚህ ከዚህ አንፃር እንግዲህ የሰው ልጅ እግር ይኑረው እግር ወሳኝ ነበር